ቅመማቅመም የበዛበት ምግብ በጣም ነው የምወደው። ለምሳሌ ዶሮ ወጥ። የሀገራችን ባህል እንደመሆኑ መጠን ከፍተኛ ቅመማ ቅመም የበዛበት ሆኖ ነው የሚዘጋጀው። ስለዚህ ቅመማ ቅመም በጣም ነው ምወደው። ሽሮ ወጥም ቢሆን ቅመማ ቅመም አብዝተው ስለሚጠቀሙ በጣም አጣፋጭ ያደርገዋል። እንደኛ ባህልና የአኗኗር ዘይቤ በጣም ነው ቅመማ ቅመምን ምንወደው።

ምመርጠው የሙቀት አይነት መካከለኛ ሲሆን እንደ ቆላማ አይነት ሙቀት ይመቸኛል። በጣም ደግሞ ቀዝቃዛም ሳይሆን በጣምም ሞቃት ሳይሆን መካከለኛ ሙቀት እመርጣለሁ።

መብረቅ በጣም ነው የምፈራው። ዝናብ በዘነበ ቁጥር ከባድ የመብረግ የመብረቅ ድምጽ ስሰማ። በጣም ነው የሚያስፈራው ደጅ መውጣት በረንዳ ላይ መውጣት ያስፈራኛል። ሌሎችም ሰዎች እንዲሯሯጥ ዝናብ ሲዘምብ መብረቅ ባለበት ወክት። ሲንቀሳቀሱ ቤት ውስጥ ደስ አይለኝም ተረጋግተው ሲቀመቱ ነው ምመረጠው።

ዝናብ ውሃ እሰበስባለሁ ምክንያቱም የዝናብ ውሃ ልብስን ከሌላ ውሃ አንፃር ከቧምቧ ውሃ አንፃር ሲታይ የማዝዳቱ ሁናቴ በጣም ከፍተኛ ነው። ብዙ ሳሙና አይጨርስም። ልብስን ሲያጠራ። በተጨማሪም በጣም በትንሽ ውሃ ነው ብዙ ልብስ ማጠብ የሚቻለው። ምክንያቱን ባላውቅም በጣም ተጠቃሚ ስለሚያደርግ እመርጠዋለሁ።

የስራ እድገት አዎ በጣም እየፈለኩ ነው። ለምን? የምሰራውና አገልግሎቴ ካለው ክፍያ መጠን ጋር ስለማይመጣጠን። የተሻለ እፈልጋለሁ የተሻለም ብማር ደስታዬ ነው። ስለዚህ የተሻለ መስሪያ ቤት ብሰራ ምርጫዬ ነው። ሁሌም ደግሞ እከታተላለሁ የተሻለ መስሪያ ቤት ላይ ለመቀመጥ።

አው ፍየል አይቼ አውቃለሁ ከ ህፃን ሆኜ አግጄ አውቃለሁ ፍየሎችን ቤተሰብ ያረባ ነበረ። ስለዚህ ፍየል ለኔ አዲስ የቤት እንስሳ አይደለም። አብሬ ያደግኩት ስለሆነ ለኔ አዲስ አይደለም

ሰዎችን በአይን እመለከታለሁ። በጣም በጣምም አይነፋር ምባል አይደለሁም። ነገር ግን በንግግሮች መካከል በውይይቶች መካከል ቁም ነገር ንግግር በምደረግ ማካከል ሰዎችን እመለከታለሁ።

ወደ ስራ የሚሄድበት አኳኋን። በእግሬ ነው። ከቤት ወደ ስራዬ ያለው የመንገድ ርቀት ቅርብ ስለሆነ- በእግር የአምስት ደቂቃ ጉዞ ስለሆነ። በእግሬ ነው የምጓዘው። ሌላ ተሽከርካሪ አልጠቀምም በቅርበት ላይ ስላለው።

ያለውበት አካባቢ አዎ ትንኞች በአካባቢው ላይ አሉ። ምክንያቱም የተለያዩ ቅዝቃዜ አልፎ አልፎ ሳሮች በቤቱ ዙሪያ ስላሉ ትንኞች አሉ። ትንኝ ቆላማም ስለሆነ እርጥበት ሲያገኝ ስለሚሰበሰብ አሉ።

አዎ የይለፍ ቃሌ አጠብቃለሁ ምክንያቱም ብዙ ምስጢር ማስቀመጫ ስለሆነ በአግባቡ ሰው በማያይ አካባቢ በሃርድ ኮፒም ይሁን በሶፍት ኮፒ በአግባቡ አስቀምጨ እንዳይጠፋኝ እንዳይረሳኝ ጽፌ ይጀ አስቀምጠዋለሁ።

በጣምም ምመኘው የሚመኘው ስራ እጅግ አድርጌ የግብርና ስራ ነው። የተለየያዩ ስራዎች ለመስራት ለምሳሌ የጓሮ አትክልቱን ሊሆን ይችላል። ጥራጥሬ ፍራፍሬ ሊሆን ይችላል ያን መስራት። በጣም የሚመኘው ስራ ነው።

ማሸለፍ አልችልም ምክንያቱም ቃሉ ራሱ አሁን ሲ ሳይ የመጀመሪያዬ ነው። ማሸለፍ፣ ምን እንደሆነ፣ ምን አይነት ተግባር እንደሆነ አላውቅም። ቃሉ ለኔ አዲስ ነው እስከዛሬ አላየሁትም።

አዎ በጣም ችግር ይፈጥራል በተለይ በጋ ሲመጣ ወደ ማህበረሰቡ ወይም ወደ አርሶ አደሩ መስክ በውን በሚወጣ ሰዓት። የሞተር ጉዞ ስለሚኖር። በዛ መካከል አይን በጣም ሊጎዳል። ሙሉ በሙሉ አቧራ ሊሆን ይችላል። ስለዚህ ችግርፅይፈጥራል በጣም

ቀዝቃዛ አየር እጅግ በጣም ነው የምወደው ምክንያቱም ሞቃታማ አየር ሁሌም ጥሩ አይደለም። በተለይ ወደ ደጋ አካባቢ በስራ ምክንያት ሲሄድ። ቀዝቃዛን አየር ባጣም ነው የምወደው ቅዝቃዜው ያለው። ኢነርጂ እንደ አዲስ ስለሚታደስ ቀዝቃዛ አየር ደስ ይላል በተለይ ዳመናማ አካባቢ። ሲጓዙ በጣም ህይወትን ሀሴት ያደርጋል